በአደባባይ መናገር እችላለሁ እንደውም ብዙ ጊዜ በአደባባይ ተናግሬ አውቃለሁ ምክንያቱም አንደኛ እንደተናገርኩት የመምህርነት ሙያ ያለኝ ሰው ነኝ ስለዚህ የብዙ ትምህርት ቤቶች ተማሪዎች የሚሰበሰቡባቸው ጊዜዎች አሉ በዚያም አማካኝነት ከእነሱ ጋር ተገናኝቼ ብዙ አይነት ነገሮችን የምክር አገልግሎቶች ሊሆኑ ይችላሉ ሙያዊ አስተያየቶች ሊሆኑ ይችላሉ እንደገና ደግሞ በተለያዩ ጉዳዮች ላይ ሀሳቦችን በምሰጥባቸው ጊዜዎች አሉ ስለዚህ በአደባባይ መናገር እችላለሁ ማለት ነው። ለምሳሌ በአደባባይ ከተናገርኩባቸው ጊዜዎች በተለይ በተለይ ከሙያ ጋር ወይም ከመምህርነት ጋር ታያይዞ የተናገርኳቸውን ነገሮችን የማስታውሰው በትምህርት ቤቶች መካከል የሚደረጉ የስፖርት ወይም የጨዋታ ፌስቲቫሎች አሉ። ስለዚህ እነዚያ ከመካሄዳቸው በፊት እና ከተካሄዱ በኋላ የተለያዩ ንግግሮች ተማሪዎች ከተለያዩ ትምህርት ቤቶች የመጡ ተማሪዎች በተሰበሰቡበት በአደባባይ ተነጋግሬ አውቃለሁ። ያ ብቻ ሳይሆን ጨዋታዎች ካለቁ በኋላ ምን አይነት ደካማ ጎኖች ምን አይነት ጠንካራ ጎኖች እንደነበሩና ስፖርቱ በመካከላችን በተለያዩ ትምህርት ቤቶች እና ተማሪዎች መካከል የሚኖረውን ግንኙነት ምን ያክል እንደሚያጠነክረውና የተሻለ መግባባትን እንደሚያመጣ ንግግሮች አድርጌ አውቃለሁ ማለት ነው። ይሄ ብቻ አይደለም የተለያዩ ስፖርቶች በሚኖሩባቸው ጊዜዎች በየመሃሉ የተወሰኑ ውድድሮች ከተካሄዱ በኋላ ከየቡድኖቻችን ጋራ ወይም ደግሞ ከየ ከየምናስተምራቸው ከምንወክላቸው ትምህርት ቤቶች ጋራ የአደባባይ ንግግር አድርጌ አውቃለሁ ማለት ነው። ያ ማለት ለምሳሌ የ ባህሪ ችግሮች ሊኖሩ ይችላሉ ውድድሩ በሚካሄድበት ወቅት የባህሪ ችግሮች ሊኖሩ ይችላሉ ስለዚህ እነዚህ ችግሮች መወገድ መቻል አለባቸው። እነዚህን ችግሮች ለማስወገድ የግድ መምህራኖች አንድ ላይ ሆነን በአደባባይ ስለ ልጆቹ ማውራት የሚጠበቅብን ነገር ይኖራል ስለዚህ እነዚህን ነገሮች ለማስተካከል ወይም የተፈጠሩትን ችግሮች ለማስተካከል የግድ የእኛ አስተዋጽኦ አስፈላጊ ስለሆነ ከእኛ የሚጠበቀውን በአደባባይ ለሁሉም ለሚመለከታቸው የስፖርቱ ተሳታፊዎች ንግግር እናደርጋለን ማለት ነው። ሌሎች የጋራ በዓሎች የሚኖሩባቸው ጊዜዎች አሉ ለምሳሌ እንደ ሰንደቃለማ ቀን እንደ የሃይማኖታዊ በዓሎች እና የመሳሰሉ ስለዚህ በነዚያ ጊዜያት የምንነጋገራቸው ነገሮች አሉ ወይም ደግሞ በአደባባይ የምንናገራቸው ነገሮች አሉ ስለዚህ ለምሳሌ የጋራ በዓላት የሰንደቅ አላማ ቀን ሲሆን የብሄር ብሄረሰቦች የተለያዩ ዘፈኖችና መዝሙሮች ይቀርባሉ። ከዚያ ባሻገር ስለ በዓሉ ምንነት ወይም ደግሞ ስለ በዓሉ ጥሩነት ወይም በዓሉ ስለሚሰጣቸው ጥቅሞች የተለያዩ ነገሮችን መናገር ይጠበቅብናል እድሎች ይሰጡናል ስለዚህ እኛም እንደሚመለከተው አካል እና እንደ በዓሉ ባለቤት የምናወራቸው ወይም ደግሞ አደባባይ የምንናገራቸው ነገሮች አሉ ስለዚህ ብዙ ጊዜ ስለተለያዩ በዓላት በተለይ ቅድም እንደተናገርኩት የሰንደቅ አለማ በዓል ሲኖር እንደገና ደግሞ የህዝብ በዓላት አሉ ለምሳሌ የለባደሮች ቀን ሊሆን ይችላል። እንደገና ያአደዋ ድል በዓል ሊሆን ይችላል ስለዚህ በእንደዚህ አይነት የበዓላት ቀን በአደባባይ የምናገር እድሉ ስላለን በዚያ ሰዓት ያ ያንን እድል በመጠቀም በአደባባይ ላይ መናገር እንችላለን ችያለሁ ማለት ነው ወይም እችላለሁ ማለት ነው። ብዙ አጋጣሚዎችን አገኛለሁ ስለዚህ ባገኘኋቸው አጋጣሚዎች ሁሉ በአደባባይ መናገር እችላለሁ ማለት ነው ወይም ደግሞ ችያለሁ ማለት ነው። ስለዚህ በአደባባይ ላይ ለመናገር በእርግጥ ያው ሰዓት ተለክቶ ስለሆነ የሚሰጠን በተሰጠን ሰዓት ውስጥ የምናስተላልፈውን የራሳችንን የምንናገረውን ነገር ወይም ደግሞ በዓሉን የተመለከተ ነገር ማዘጋጀት እና አጠር መጠን ባለ አይነት መልኩ መናገር አለብን ምክንያቱም እንደሚታወቀው ህዝብ መሃል ነው ንግግር የምናደርገው ህዝብ ደግሞ ማስተላለፍ የምንፈልገውን መልእክት ብቻ አስተላልፈን ካልወረድን በስተቀር ፀሀይ ይኖራል። የተለያዩ መሰላቸቶች ይኖራሉ ስለዚህ ብዙ ሰዓት የምንወስድ ከሆነ ጥሩ ላይመጣ ይችላል ስለዚህ በትክክል ሰውን በሚስብ አይነት ሁኔታ ከዚያ ባሻገር መልእክቱን በአጭሩ በሚያስተላልፍ ሁኔታ ከዚያ ባሻገር ሰውን ወይም ደግሞ ተሰብሰቢውን ወይም ደግሞ ያንን ንግግር ስንናገር የሚያዳምጠን ሰው ያንን በሚያስደስት ሁኔታ የእሱን ልብ ትርታ በሚነካ አይነት ሁኔታ መናገር መቻል ይኖርብናል ማለት ነው። አለበዚያ ግን ያን ያክል ውጤታማ አይሆንም ማለት ነው። ስለዚህ በአደባባይ ላይ መናገር በጣም ጥሩ ነው ስለዚህ በአደባባይ ላይ እኔ ብዙ ጊዜ ተናግሬ አውቃለሁ። የምናገራቸውን ነገሮች አስቤበት ወስኜ ስለሆነ የምሄደው ያን ያክል ተቸግሬ አላውቅም። ማስተላለፍ የምፈልገውን መልእክት በአጭሩ ነው የማስተላልፈው የምንናገራቸው ነገሮች የሰውን ልብ የሚነኩ ወይም ውስጥ ውስጠት የሚነኩ ናቸው። ስለዚህ በአደባባይ ላይ እኔ ብዙ ጊዜ መናገር ችያለሁ

ብዙ ጊዜ ወደ ሱቅ በሚሄድበት ጊዜ ዝርዝር የመጻፍ ልምድ አለኝ። ምክንያቱም እንደምናውቀው ወደ ሱቅ በምንሄድበት ጊዜ ዝርዝሮችን የማንጽፍ ከሆነ ብዙ ነገሮችን ረስተን ልንመለስ እንችላለን ያ ደግሞ ያለፋናል የታክሲ ወጪ ይኖርብናል በሌላ ጊዜ ድጋሚ መሄድ ስለሚኖርብን ከታክሲ ወጪ ባሻገር ጊዜያችንን ይወስዳል ጉልበታችንን ይወስዳል። ስለዚህ ብዙ ችግሮች ይኖሩታል ስለዚህ እኔ ሁል ጊዜም ወደ ሱቅ ከመሄዴ በፊት ዝርዝር የመጻፍ ልምድ አለኝ። እያንዳንዱን የምገዛውን ነገር በዝርዝር እጽፋለሁ ማለት ነው። ለምሳሌ መግዛት የምፈልገው የንጽህና መጠበቂያ ነገሮችን ከሆነ ለምሳሌ ለልጆች ዳይፐር ልገዛ እችላለሁ። በተጨማሪ ደግሞ ፈሳሽ ሳሙና ልገዛ እችላለሁ ጭቃ ሳሙና ወይም አንኳር ሳሙና ልገዛ እችላለሁ። እንዲሁም ኦሞ ልገዛ እችላለሁ እና የመሳሰሉትን ነገሮች እገዛለሁ ማለት ነው። እንደዚሁም በተጨማሪ የምግብ እህሎችን የምገዛ ከሆነ ለምሳሌ ለልጆች አስቤዛ መገዛ ከሆነ በዝርዝር የምጽፋቸው ነገሮች ለምሳሌ ፓስታ ሞኮሮኒ ሩዝ ቂንጬ ምናምን እያልኩ እያንዳንዱን በዝርዝር እጽፋለሁ ማለት ነው። እንዲሁም ስኳር ዘይት ምናምን ብዬ ለአስቤዛ አስፈላጊ የሆኑ ነገሮችን እያንዳንዳቸውን በዝርዝር አስቀምጣለሁ ማለት ነው። እንደዛ በማስቀመጤ ምክንያት ወይም ደግሞ ወደ ሱ ከመሄዴ በፊት በዝርዝር የምገዛቸውን ነገሮች እና የምገዛበትን ገንዘብ በአግባቡ ከመያዝ ጋር ተያይዞ እዛ ሄጄ ለምሳሌ የማልፈልገውን ነገር ገዝቼ የምፈልገውን ነገር ሳልገዛ የምመጣበት አጋጣሚ አይኖርም ማለት ነው። ስለዚህ በአግባቡ እያንዳንዱን በዝርዝር እይዛለሁ ከዛ በኋላ በያዝኩት ዝርዝር አማካኝነት መግዛት ያለብኝን እያንዳንዱን ነገር በአግባቡ ገዝቼ እመጣለሁ ማለት ነው። ስለዚህ ሁላችንም ወደ ሱቅ ከመሄዳችን በፊት የምንገዛቸውን ነገሮች በዝርዝር ጽፈን ብንሄድ ብዙ ነገሮች ያቀልልናል ማለት ነው። ስለዚህ ልክ እኔ ያለኝን ልምድ ሁላችሁም ብትጠቀሙበት መልካም ነው። ይሄ ልምድ የሌላችሁ ሰዎች ብትጠቀሙበት ከብዙ ነገር ይጠብቃችኋል ያ ማለት ጊዜያችሁን አታባክኑም ጉልበታችሁን አታባክኑም። ገንዘባችሁን አታባክኑም ማለት ነው። ስለዚህ ሁላችንም እንደዚህ አይነት ትሬንድ ቢኖረን መልካም ነው ማለት ነው

ብዙ መሳሪያዎችን እጠቀማለሁ ብዙ አይነት መሳሪያዎች አሉ ህይወታችንን ለማቅለል የሰዎችን ስራ ለመቀነስ የመጡ ማለት ነው። ከእነዚህ መሳሪያዎች መካከል አሁን እኛ ቤት የምንጠቀምባቸው የፀጉር መስሪያ መሳሪያ አለ ለምሳሌ ፀጉር ማስተካከያ መሳሪያ አለ። ከዛ ባሻገር ደግሞ ከሌሎች መሳሪያዎች መካከል አንዱ የምግብ መፍጫ መሳሪያ አለ ወይም ደግሞ የአትክልት ወይም ደግሞ የፍራፍሬ መፍጫ መሳሪያ አለ ከዛ ባሻገር ደግሞ በተጨማሪ የትምህርት መርጃ መሳሪያዎች አሉ ልክ እንደ ኮምፓስ እና የመሳሰሉ አይነት መሳሪያዎች አሉ። ከዛ በተጨማሪ ሌሎችም መሳሪያዎች አሉ ለምሳሌ እንደ ጠመንጃ እንደ ሽጉጥ አይነት መሳሪያዎች አሉ። ነገር ግን እነዚህ መሳሪያዎች ሁሉ ይኑሩ እንጂ እኔ የምጠቀምበት መሳሪያ አንደኛው የፀጉር ማስተካከያ መሳሪያ ነው ሁለተኛው ደግሞ የ አትክልት ወይም ደግሞ የ ፍራፍሬ መፍጫ መሳሪያ ነው ወይም ጁስ ማዘጋጃ መሳሪያ ወይም ጭማቂ ማዘጋጃ መሳሪያ ነው። ሶስተኛው ደግሞ የትምህርት መርጃ መሳሪያዎች ናቸው። ልጆቼን በማስረዳበት ጊዜ ከምጠቀምባቸው መሳሪያዎች እነሱን እጠቅሳለሁ ምክንያቱም ለምሳሌ ሰርክል መስራት ቢፈልጉ ግማሽ ቅርጽ ግማሽ ሰርክል መስራት ቢፈልጉ ወይም ደግሞ የሆነን መስመር መለካት ቢፈልጉ እነዚህን የትምህርት መርጃ መሳሪያዎች ወይም ኮምፓስ ይጠቀማሉ ማለት ነው። ስለዚህ እኔ በቤቴ የትምህርት መርጃ መሳሪያ የፍራፍሬ መፍጫ መሳሪያ እንደገና የፀጉር ማስተካከያ መሳሪያን መጥቀስ እችላለሁ ማለት ነው

ብዙ የምወደው ቀለም አለ ነገር ግን ከምወዳቸው ቀለሞች ዋናው እና አንደኛው ሰማያዊ ቀለም ነው የበለጠ ውሃ ሰማያዊ ወይም ሰማይን የመሰለ አይነት ቀለም በጣም ነው የምወደው። ምክንያቱም ቀና ብዬ ሰማይን ሳይ ብሩህ የሆነ ነገር ይታየኛል ብርሃን የሆነ ነገር ይታየኛል ተስፋ የሚሰጥ ነገር ይታየኛል ሰፊ የሆነ ነገር ይታየኛል ሰላማዊ የሆነ ስሜት ይሰማኛል ማለት ነው። ስለዚህ ከቀለሞች ሁሉ ለሰማያዊ ቀለም ከፍተኛ የሆነ ፍላጎት አለኝ። ብዙ ጊዜ የምገዛቸው ቲሸርቶች የምገዛቸው ሸሚዞች የምገዛቸው ጃኬቶች የምገዛቸው ፎጣዎች እና የመሳሰሉት ከሰማያዊ ቀለም ጋር የተያያዙ ናቸው ወይ ደማቅ ሰማያዊ ይሆናሉ ወይ ፈዛዛ ሰማያዊ ይሆናሉ ማለት ነው። ስለዚህ ለሰማያዊ ቀለም ያለኝ ወይም ከሰማያዊ ቀለም ጋር ያለኝ ቁርኝት በጣም ከፍተኛ ነው። በዚህም አማካኝነት ብዙ ጊዜ ሰማያዊ የሆኑ ነገሮች ያስደስቱኛል። በርግጥ ሰማያዊ የሆኑ ልብሶችን ገዛን ማለት ንጽህናቸውን በደንብ መጠበቅ ይኖርብናል አለበለዚያ የመቆሸሽ እድላቸው ሰፊ ስለሚሆን ማለት ነው። ስለዚህ ሰማያዊ የሆኑ ነገሮች የጻዕዳ ምልክት ናቸው የንጽህና ምልክት ናቸው የጥሩ ነገር ምልክት ናቸው የብርሃን ምልክት ናቸው። ስለዚህ ሰማይ የሚመስል ነገር በተለይ በተለይ ውሃ ሰማያዊ የሆነ ነገር ምርጫዬ ነው ማለት ነው። ብዙ ቀለሞችን ልወድ እችላለሁ ግን ከሁሉም አስበልጬ የምወደው ሰማያዊ ቀለም ነው ማለት ነው። ለዛ ነው ሰማያዊ ቀለም ሁል ጊዜም ደስ የሚለኝ ምርጫ የሚሆነው ማለት ነው። አንዳንድ ጊዜ ሮዝ ከለርም የምወድባቸው ጊዜዎች አሉ ነገር ግን ከሮዝ ከለር በላይ አረንጓዴ ከለሮች ደግሞ የበለጠ ትርጉም አላቸው። ለኔ ምክንያቱም አረንጓዴ ከለር እንደሚታወቀው ተፈጥሮን የሚያደንቅልን ወይም ከተፈጥሮ ጋር የሚቆራኝልን አይነት ስለሆነ። ተፈጥሮን የሚያሳየን ስለሆነ አረንጓዴ ሳርን የሚያመለክትን ቅጠላ ቅጠልን የሚያመለክትን ስለሆነ ለተፈጥሮ ያለኝ አመለካከት በጣም ጥሩ ስለሆነ አረንጓዴ ከለርን እመርጣለሁ። ስለዚህ አረንጓዴ ከለርም ከሰማያዊ ከለር ቀጥሎ የምወደው የምመርጠው የከለር አይነት ነው ማለት ነው። እነዚህ ናቸው የምወዳቸው ከለሮች።

ገንፎ እበላለሁ ገንፎ በጣም ነው የምወደው። ብዙ ጊዜ ገንፎ ከብዙ ነገሮች ይዘጋጃል እንደሚታወቀው ገንፎ ሲባል አሰራሩና የሚሰራበት ነገር ይወስነዋል። በእኛ ሀገር ገንፎ የሚሰራው ከገብስ ነው። ገብስ ለሰው ልጆች ጉልበት ይሰጣል ሀይል ይሰጣል። እንደገና ደግሞ ብዙ ጊዜ እንደዚህ አትሌት የሚሆኑ ሰዎች ብዙ ጊዜ ከገብስ አካባቢ የመጡ ሰዎች ናቸው። ስለዚህ የገብስን ጥሩ ነገሮችን እናያለን ከዚህ ላይ ማለት ነው። ስለዚህ ገንፎ እኔ በጣም ነው የምወደው ገንፎ አዘገጃጀቱ በራሱ በጣም እሚገርም ነው። መጀመሪያ እህሉ ከተዘጋጀ ወይም ገብሱ ከተዘጋጀ በኋላ ይታመሳል ከታመሰ በኋላ ይፈተጋል ከተፈጨ በኋላ ፀሀይ በደንብ ይመታውና ይፈጫል ማለት ነው። ከተፈጨ በኋላ ሙሉ በሙሉ እንደሌላው ምግብ አይደለም የሚበስለው። መጀመሪያ ገንፎን ልንሰራ ባዘጋጀነው ብረድ ስት ውስጥ ውሃ እናፈላለን ውሃው መፍላት ሲጀምር የምንፈልገውን ዱቄት ያክል ወደዛ ውስጥ እናስገባለን ማለት ነው። ካስገባን በኋላ በደንብ በማማሰያ እያሸን በደንብ እያሸን በደንብ እያሸን በደንብ እያሸን እስከሚበስል ትንሽ ውሃ ጠብ እያደረግን በደንብ እያሸን እናዘጋጀዋለን። በደንብ ከበሰለ በኋላ እናወጣና በምንፈልገው ሳህን ላይ በመብላት በምንፈልገው ሳህን ላይ እንገለብጠዋለን። ከዛ በኋላ በደንብ ድውልውል እንዲሆን እናደርገዋለን። መሃሉ ላይ ስር ጉድ እናደርግና ወይ ቅቤ ወይ ዘይት ከበርበሬ ጋር ተቀላቅሎ ልክ እንደ ማባያ ይዘጋጃል ማለት ነው። ከዛ በኋላ መብላት የሚፈልገው ሰው ማንኪያ ይይዝና በማንኪያ እየነከርን እያወጣን እንበላለን ማለት ነው። እንደዚህ ነው አይነት ገንፎ ማለት

ብዙ የሙዚቃ መሳሪያ መጫወት አልችልም ብዙ የሙዚቃ መሳሪያዎችን አልጫወትም ነገር ግን የምሞክራቸው የምጫወታቸው የሙዚቃ መሳሪያዎች አሉ ከእነዚህ ውስጥ ፒያኖ ትንሽ እሞክራለሁ እንደገና ደግሞ ቫዮሊን እሞክራለሁ እነዚህ ሁለቱን እሞክራለሁ፤ ነገር ግን ያን አለት ያን ያክል የተዋጣለት የሙዚቃ መሳሪያ የሚጠቀም አይነት ሰው አይደለሁም የሙዚቃ መሳሪያ በነገራችን ላይ ስናየው ወይም ሰዎች ሲነፉ አይተን ወይም የሙዚቃ መሳሪያ ሰዎች ሲጫወቱ አይተን ቀላል አድርገን ልንሰለው እንችላለን፤ ከበሮ አንድ ሰው ይዞ ሲመታው ስናይ ደስ ይላል ቀላል ይመስላል ስንይዘው ግን ያደናግራል እና ልክ እንደዛ ብዙ ሰዎች የሙዚቃ መሳሪያን ሲመለከቱ በጣም ቀላል ይመስላቸዋል በቀላሉ የሚተገብሩት ይመስላቸዋል በቀላሉ የሚሰሩት ይመስላቸዋል ግን ይዘው ሲያዩት በጣም ከባድ ነው ስለዚህ ብዙ የሙዚቃ መሳሪያዎች አሉ እንደሚታወቀው በሀገራችን ከእነዚህ የሙዚቃ መሳሪያዎች ግን ዘመናዊ የሆኑትን የሙዚቃ መሳሪያዎች ማለትም የ የ ሙዚቃ መሳሪያ፣ የዋሽንት ሙዚቃ መሳሪያ፤ የክራር ሙዚቃ መሳሪያ፣ የእምቢልታ ሙዚቃ መሳሪያ የክራር ሙዚቃ መሳሪያ የከበሮ ሙዚቃ መሳሪያ እና የመሳሰሉት በጣም ብችላቸው ደስ የሚለኝ የበገናን ጨምሮ ማለት ነው እነዚህ በሙሉ የሙዚቃ መሳሪያ ናቸው መጫወት ብችል በጣም ደስ ይለኛል ነገር ግን እነዚህን ሙዚቃ መሳሪያዎች ባውቅም ከእነዚህ መሃል እኔ መጫወት የምችለው እነዛን ቅድም የተናገርኳቸውን እነ ፒያኖን ነው እና ቫዮሊን እነዚህን የምናውቃቸው የሙዚቃ መሳሪያዎች ናቸው ስለዚህ ካሉት የሙዚቃ መሳሪያዎች ሁሉ ወድጄ የምጫወተው መጫወት የምችለው ሁለቱን የሙዚቃ መሳሪያዎች ነው ማለት ነው፤ ስለዚህ እኔ መጫወት የምችለው ቫዮሊን እና ፒያኖ ናቸው ማለት ነው።

ከጎረቤቶቼ ጋር ጥሩ የሆነ ግንኙነት አለኝ። ምክንያቱም ከጎረቤት ጋር ስንኖር እንደሚታወቀው ጎረቤት ማለት ሁሉም ነገር ነው ቅርብ ያለ ጎረቤት ሩቅ ካለ ዘመድ የበለጠ ቦታ የሚሰጠው ነው። ስለዚህ አንተ ትብስ አንቺ ትብስ ተባብለን ተከባብረን ነው የምንኖረው ከጎረቤት ጋር። ስለዚህ ተቻችለን ነው የምንኖረው ችግሮች ሊኖሩ ይችላሉ ሰዎች አብረው ሲኖሩ ብዙ የሚያጋጫቸው ነገርም ሊኖር ይችላል ነገር ግን ከሁሉም በላይ መቻቻልና መከባበር ትልቅ ዋጋ ያለው ነገር ነው። ስለዚህ እኔ ከጎረቤቶቼ ጋር ግንኙነቴ በጣም ጥሩ ነው። እኔ ጥፋት ላጠፋ እችላለሁ እነሱ ጥፋቴን በግልጽ ያሳዩኛል። ስለዚህ ጥፋቴን አስተካክላለሁ ይቅርታ እጠይቃለሁ እነሱም ጥፋት ሲኖርባቸው እኔ ጥፋታቸውን በግልጽ አሳያችኋለሁ እነሱም ይቅርታ ይጠይቃሉ። ስለዚህ ተቻችለን ችግሮቻችንን በጋራ ተጋርተን እኔ የነሱን ችግር ተረድቼ እነሱ የኔን ችግር ተረድተው ችግሮቻችንን በጋራ እየተወጣን ነው የምንኖረው ስለዚህ። እኔ ከጎረቤቶቼ ጋር ጥሩ የሆነ ግንኙነት ነው ያለኝ። ይሄን የምልበት ምክንያት የተለያዩ ሀዘኖች ሲመጡ አብረን ተካፍለን የተለያዩ ደስታዎች ሲመጡ አብረን ተጋርተን ነው የምናሳልፈው። በዚህም ምክንያት ከጎረቤቶቻችን ጋር ያለን ግንኙነት ወይም ከጎረቤቶቼ ጋር ያለኝ ግንኙነት በጣም መልካም የሚባል ነው። መልካም ከሚያሰኘው አንድ ትልቁ ምክንያት በሁሉም አይነት ጉዳዮች ላይ እኔ በእነሱ መሃል ወይም በእነሱ ህይወት መሃል እንድገባ በሚያስገድደኝ አይነት ሁኔታ ውስጥ ሁሉ እነሱ ጋር እገኛለሁ ማለት ነው። እኔም የእነሱን እርዳታ በምፈልግባቸው በእያንዳንዱ ጉዳይ ሁሉ እነሱ እኔ ጋር ይገኛሉ ማለት ነው። ስለዚህ እኔ በእነሱ ችግሮች የምገኝ ከሆነ እነሱ ደግሞ በእኔ ችግር የሚገኙ ከሆነ ተረዳድተን የምንኖር ከሆነ ከእነሱ ጋር መልካም ግንኙነት እንዳለን እንደማሳያ መቁጠር እንችላለን ማለት ነው። ስለዚህ ከቤት ከጎረቤቶቼ ጋር ያለኝ ግንኙነት መልካም እንደሆነ ማውራት እችላለሁ ማለት ነው

ወጮችን ማስተካከል እችላለሁ ብዙ ጊዜ እኛ ሰው ከመሆናችን ጋር። በተነሳ ወይም ከሰው ከመሆናችን ጋር ተያይዞ። በብዙ ነገሮች እንገናኛለን ሰው በተለያዩ ሀሳቦች ከተገናኘ በኋላ በሀሳብ አለመግባባት ሊኖሩ ይችላሉ። አንዱ ያልበሰለ አንዱ የበሰለ በመሆኑ ባለማስተዋል የሚፈጠሩ አይነት ግጭቶች ይኖራሉ። ስለዚህ እነዛን ግጭቶች በማስተካከል ብዙ ጊዜ ጊዜን አጥፍቼ አውቃለሁ ግጭቶችን አስተካክዬ አውቃለሁ። ለምሳሌ ጎረቤቶች ሲጋጩ የነሱን ችግር በመረዳት እያንዳንዱን ነገር በማየት ሚዛናዊ የሆነ ፍርድ በመስጠት ችግሩ ማን ጋር ነው ያለው የሚለውን ነገር በማጥራት ግጭቶቹ በሰላማዊ መንገድ እንዲፈቱ። ብዙ ጊዜ ጥረት አድርጌያለሁ። ያ ብቻ አይደለም። ግጭቶች በጎረቤት ወይም በውጫዊ ሰው ብቻ ሳይሆን በቤታችን ውስጥም የሚፈጠሩ ነገሮች ናቸው። ስለዚህ እኔ ከባለቤቴ ጋር በተለያዩ ሀሳቦች አለመግባባት በጣም ብዙ ጊዜ ተጋጭተን እናውቃለን። ግን ያው መጋጨቱ እንዳለ ሆኖ በዋናነት እዚህ ጋር መታወቅ ወይም መሰመር ያለበት ጉዳይ ምንድነው? ግጭቶቹን እንዴት ፈተናችኋል ወይም እንዴት እንፈታችኋለን የሚለው ነው። ስለዚህ ግጭቶችን ማስተካከል እችላለሁ የምልበት ምክንያት። እቤቴ ለምሳሌ ከባለቤቴ ወይም ከልጆቼ ጋራ ከተጣለሁ በኋላ። ችግሮቹን መልሼ በነበረበት እንዲቀጥል ወይም ግንኙነታችን እንዳይሻክር ጓደኝነት ማነው? ፍቅራችንና ቤተሰባዊነታችን። ችግር ላይ እንዳይወድቅ። ሚዛናዊ የሆነ ፍርድ በመስጠት ችግሮችን ለማስተካከል እሞክራለሁ ማለት ነው። ስለዚህ ብዙ ጊዜ እንጋጫለን ነገር ግን ግጭታችን። ከደቂቃዎች ወይም ደግሞ ግፋ ቢል ከግማሽ ሰዓት የዘለለ አይሆንም ምክንያቱም ከዛ የዘለለ አይነት ግጭት ከሆነ ይዞት የሚመጣው ነገር ጥሩ ስለማይሆን። ግጭቶቹን በትክክለኛው ሰዓት ቶሎ ማስተካከል ያስፈልጋል። ስለዚህ ጊዜ ሳንወስድ በአጭር ጊዜ ውስጥ ግጭቶቹን ማስተካከል ያስፈልጋል ማለት ነው። ስለዚህ ቤታችን ውስጥ የሚፈጠሩ የትኛውም አይነት ግጭት ቢኖር ግጭቶችን ቶሎ ብዬ የማስተካከል አቅም አለኝ። ስለዚህ ግጭቶችን ማስተካከል እችላለሁ ማለት ነው።

በዚህ ጊዜ ከባድ ቢሆንም ገንዘብ እቆጥባለሁ፤ ገንዘብ የምቆጥብባቸው ደግሞ ብዙ ምክንያቶች አሉኝ፤። እንደሚታወቀው ኑሯችን ትንሽ ከበድ የሚልበት ጊዜ ላይ ነው ያለነው አሁን። በተለይ እንደኛ ሀገር ስናየው ትንሽ የሚከብዱ ነገሮች አሉ፤። ነገር ግን ምንም ይሁን ምን ገንዘብ መቆጠብ የግድ አስፈላጊ ነው ምክንያቱም የማይጠበቁ ችግሮች ወደፊት ሊከሰቱ ስለሚችሉ ለነዛ ችግሮች መከላከያ ወይም ደግሞ መጠባበቂያ የግድ ገንዘብ ልንቆጥብ ይገባል ለዛ ብቻ አይደለም ቤት ለመስራት ሊሆን ይችላል። ለተለያዩ ጉዳዮች የቤት እቃ ለማሟላት ሊሆን ይችላል፤። ብቻ ለተለያዩ ምክንያቶች ገንዘብ መቆጠብን የሚያክል ነገር የለም፤። በጣም ጥሩ ነው ሰላም ይሰጣል እረፍት ይሰጣል። የሆነ ነገር መግዛት ብንፈልግ አጋጣሚ የሆነ የሆነ ነገር ቢገጥመን የቆጠብነው ገንዘብ ካለ በቀላሉ ችግሮችን መወጣት እንችላለን። አለበለዚያ ግን በጣም ብዙ ችግሮች ሊገጥሙንና መወጣት ልንቸገር ከዛም የሰው ፊት ልናይ ወይም በቀላሉ የሚያበድረን ልናጣና ልንጎዳ የምንችልባቸው አጋጣሚዎች ብዙ። ስለዚህ ገንዘብ መቆጠብ የግድ ያስፈልጋል ማለት ነው። ስለዚህ ይብዛም ይነስም በትንሹ ገንዘብ እቆጥባለሁ ማለት ነው። ገንዘብ በመቆጠቤ ምክንያት ከዚህ በፊት በተለያዩ ችግሮች አማካኝነት ሊደርስብኝ የነበረን ጉዳት ማስቀረት ችያለሁ ማለት ነው። ስለዚህ ገንዘብ በመጠኑ እቆጥባለሁ ነገር ግን ያን ያክል መቆጠብ የሚችልበት አይነት ሁኔታ ላይ አይደለም ያለሁት፤። እንደሚታወቀው ኑሮ በጣም ትንሽ ከባድ ስለሆነ ያንን ጊዜ በጥንካሬ ለማለፍ የግድ ገንዘብ መቆጠብ ያስፈልጋል የሚል ሀሳብ አለኝ። መቆጠብ ያስፈልጋል ብቻ ሳይሆን በመጠኑም ቢሆን ገንዘብ እቆጥባለሁ፤። እና ገንዘብ በመቆጠቤ ምክንያት ደግሞ የተለያዩ ችግሮችን የተለያዩ አስቸጋሪ ጊዜዎችን ማለፍ ችያለሁ ማለት ነው። ስለዚህ ገንዘብ ያለው ሰው በተለይ ትርፍ ገንዘብ ያለው ሰው መቆጠብ አለበት አይደለም ትርፍ ገንዘብ ካለው ገንዘብ ላይ ነገሮችን አቻችሎ ማትረፍ እና ማስቀመጥ መቻል አለበት ወይም ደግሞ መቆጠብ መቻል አለበት ማንኛውም ሰው ማለት ነው። ስለዚህ እኔም የተለያዩ ሀሳቦችን ግምት ውስጥ በማስገባት ገንዘብ እቆጥባለሁ ማለት ነው፤

ሁሉም ድርጅቶች የየራሳቸው የሆነ ባህል አላቸው ስለዚህ እኔም የምሰራበት ድርጅት የራሱ የሆነ ባህል አለው። ስለዚህ የግድ አንድ ድርጅት ውስጥ ስንሰራ በዚህ በድርጅቱ ባህልና ወግ ትውፊት መመራት መቻል ይኖርብናል። ስለዚህ እኔም በምሰራበት ድርጅት ባህል ውስጥ የምመራ ነው የሚሆነው ወይም ደግሞ በድርጅቱ ባህል የምመራ የሚሆነው ማለት ነው። እያንዳንዱ ድርጅቱ የሚያራምዳቸው ባህሎች ያሉት ህጎች ያሉት ቱፊቶች በሙሉ ደስ የሚሉና ለሰራተኛው የተሻለ ነገር ነው የሚያመጡ እንደመሆናቸው መጠን እኔ የድርጅቱን ባህል እወደዋለሁ ማለት ነው። ለምን ትወደዋለህ? ለሚለው ለምሳሌ ከባህሎቹ መካከል ወይም ደግሞ በድርጅቱ ውስጥ ውጤታማ በሚሆንበት ጊዜ ለሰራተኞቹ የሚያስባቸው ተጨማሪ ክፍያዎች ከዛ ባሻገር ደግሞ ድርጅቱ አሁንም ትርፋማ በሚሆንባቸው ጊዜዎች ወይም በበዓላት ቀን ስራ በሚያሰራባቸው ጊዜዎች በእረፍት ቀኖች በሚያሰራባቸው ጊዜዎች ጥሩ ጥሩ የሆኑ ክፍያዎችን ለሰራተኛው ያስባል። በዓላት ሲመጡ የተሻሉ ተጨማሪ ክፍያዎችን ለሰራተኞቹ ይሰጣል። እነዚህ ብቻ ሳይሆን የሰራተኞቹን የእረፍት ጊዜ ያከብራል ለሰራተኞቹ እንደ ዋስትና ሆኖ ይቆማል። የሰራተኞችን የጡረታና የተለያዩ ነገሮች ያከብራል። በዚህ አማካኝነት የድርጅቱን ባህሉ በጣም ነው የምወደው ማለት ነው። ምክንያቱም ባህል ሲወደድ ምን አይነት ጥቅም ለሰራተኞቹ ወይም በአካባቢው ላሉ ማህበረሰብ ወይም ደግሞ ለደንበኞቹ ግልጋሎት ይሰጣል የሚለውን ነገር ግምት ውስጥ የምንከት ይሆናል። ምክንያቱም አንድን ድርጅት ባህሉ ጥሩ ነው ስንል እነዚህን ነገሮች ያላማከለ ከሆነ እና ዝም ብለን በደመ ነፍስ በአይነ ጭፍን ባህሉ ጥሩ ነው የምንል ከሆነ እሱ ትርጉም ትርጉም አይኖረውም። ነገር ግን የተለያዩ ክራይቴሪያዎች አውጥተን የተለያዩ ዝርዝር ሀሳቦች አውጥተን ከዝርዝር ሀሳቦቹ አንፃር ድርጅቱ ለተገልጋዮቹ ምን አይነት ጥቅም ይሰጣል ለሰራተኞቹ ምን አይነት ጥቅም ይሰጣል? ለማህበረሰቡ ምን አይነት ጥቅም ይሰጣል? ለሀገሪቱ ምን አይነት ጥቅም ይሰጣል? የሚሉትን ነገሮች ከድርጅቱ ባህል አንፃር አይተን ጥሩ የሚሆን ከሆነ የተሻሉት ነገሮች ሚዛን የሚደፉ ከሆነ ይሄ ድርጅት ጥሩ ነው ልንለድ እንችላለን ማለት ነው። ከዚህ አንፃር እኔ የምሰራበት ድርጅት ቅድም የጠቀስኳቸው ነገሮች ዙሪያ ላይ የተሻለ አፈጻጸም ስላለው እኔ የድርጅቱን ባህል እወደዋለሁ ማለት ነው። ለዚህ ነው የድርጅቱን ባህል እወደዋለሁ ያልኩት።

ቃሌን እጠብቃለሁ ምክንያቱም ቃል የእምነት እዳ ነው። ቃል መጠበቅ ወሳኝ ነገር ነው ወይ የመጀመሪያ ቃል አለመግባት ነው እንጂ አንድ ጊዜ ቃል ከገባን በቃላችን መገኘት መቸር አለብን። በቃላችን የማንገኝ ከሆነ ግን ሌሎቹም ቃላቸውን በእኛ ላይ ስለሚያጥፉ ከሌሎች ጋር ያለን ግንኙነት እየሻከረ ይሆናል። ስለዚህ የመጀመሪያ ቃል አለመግባት ነው። ቃል ከገባን ደግሞ በቃላችን ላይ መገኘት መቻል አለብን። ለምሳሌ እኛ አካባቢ ህፃናት አሉ እና የጅምላስቲክ ስራዎችን ይሰራሉ እና ምንም የማይችሉ ህፃናት ነበሩ። እነዛ ከሌሎቹ ጋር እንዲስተካከሉ ብዬ ወይም ደግሞ ጤናቸውን እንዲጠብቁና ከጓደኞቻቸው ጋራ አንድ አይነት እንቅስቃሴ ማድረግ እንዲችሉ። አቅማቸውን እንዲያጎለብቱ ብዬ እናንተ በሁለት ሳምንት ውስጥ ልክ ሌሎቹ እንደሚሰሩት አይነት ስፖርት መስራት ከቻላችሁ ወይም ጅምላስቲክ መስራት ከቻላችሁ። ሽልማት አላችሁ ሽልማታችሁ ደግሞ ብስኩት ነው አልኳቸው። ሁለት ልጆች ነበሩ ሁለት ሴት ልጆች ምናልባትም ከሰባት እስከ አስር አመት የሚገመቱ ልጆች ናቸው። ስለዚህ በመለማመድ በተደጋጋሚ በመስራት በሁለት ሳምንት ውስጥ እንደውም ከሌሎቹ በፊት ጂምላስቲኩን ከሚችሉት ልጆች። በተሻለ አቅማቸውን አጎልብተው ያንን ስፖርት መስራት ቻሉ ማለት ነው። ስለዚህ እኔም ቃል ገብቼ ነበር በገባሁት ቃል መሰረት ለሁለቱም አንድ አንድ እሽግ ብስኩት ሰጠኋቸው ማለት ነው። ስለዚህ ሁላችንም በቃላችን መገኘት አለብን ቃል የእምነት እዳ ነው። ስለዚህ መታመን መቻል አለብን ማለት ነው ይሄ ብቻ አይደለም። ለምሳሌ ለቤተሰቦቻችን ቃል የምንገባባቸው መንገዶች አሉ። ስለዚህ በቃላችን መሰረት መገኘት መቻል አለብን ወይም ቃላችንን መጠበቅ መቻል አለብን ማለት ነው። ስለዚህ እኔ ቃሌን እጠብቃለሁ። ለምሳሌ የቤተሰብ አባላት ላይ ትልቁ ልጄ በጣም ጎበዝ ተማሪ ነው። ስለዚህ ከሁሉም ሴክሽን አንደኛ የምትወጣ ከሆነ ሁለት ጫማና አንድ ልብስ እገዛልሃለሁ ብዬ ቃል ገባሁለት። በዚህም መሰረት ልጄ ያንን ያልኩትን ነገር ተግባራዊ በማድረጉ ምክንያት ቃል በገባሁት መሰረት ሁለት ጫማና አንድ ልብስ ገዝቼለታለሁ ማለት ነው። ስለዚህ ቃሌን እጠብቃለሁ ማለት ነው